የአመራር ሚና አለህ ወይ? ይላል የአመራር ሚናነት አለኝ ይሄም የአመራር ሚናነት በብዙ ተሳታፌ አውቃለሁ ማለት ያው ትልልቅ አመራርነት ላይ ባይኖርም። በትንሽ አመራር ላይ በዩኒቨርሲቲ ላይ በተማሪ ፖሊስነት በተማሪ ኮሚቴ መዋቀርነት ሰርቻለሁ። ማለት የተለያየውን ብሄር ብሄረሰቦች አሉ ለእነሱ የተለያየ ነገር እንዲሆን በአመራርነት በስራ ላይ ቆይቻለሁ። ሌላም በታች ክላስ ላይ የአለቃነት የሪፕረዘንታቲቭነት ነበር ከታች እስከ ላይ ድረስ ማለት ነው። የጉድን መምራት ጉድን ማደራጀትን ማብቃት ላይ ጥሩ ችሎታና ፐርፈርማንስ ነበርና በዛ የተሳተፉ ስለሆነ እንደዚህ አይነት ስራ ለኔ ጥሩ ነው። እና አመራርነት ብቃቱ ክህሎቱ አለኝ ስኪሉ፣ አካሄዱ፣ ስርዓቱ እንዴት እንደሚሆን ችሎታው አለኝ። ማለት በአሁን ተከሜ በተቀጣሪነት ባላገለግለው አመራርነት በ ግን በቮለንታሪነት እና በ በ በነበረኝ ቆይታ አከናውን ነበር ማለት ነው። እና የአመራርነት ብቃት በጣም ብዙ ስኪል እና ጥበብ የሚጠይቅ እውቀት የሚጠይቅ ነው። የተለያየ ይመጣል የተለያየ ሀሳብ አለ የተለያየ ሰው አለ። እነዛን ሰው በሙሉ እያንዳንዱን ሀሳብ መረዳት እያንዳንዱን ድርጊት መረዳት ይጠይቃል። አንዱ ከአንዱ ጋር ብዙ ችግር ሊገጥም ይችላል በዛ ሰዓት አስተዋይና ረጋት ከሆነ መፍታት ይከብዳል ማለት ነው። እና አምራል እና ዝም እንደ ቀልድ የሚታይ ነገር አይደለም። አሁን ባገራችንም በትልቅ ባለስልጣን ላይም ይሄ ነው ችግር የክፍተቱ ጎሉ የሚታየው የአመራርነትን የሚባለውን ተግባራት ላይ እየዘነጉ ይመስለኛል። ምክንያቱም አመራርነትን እያንዳንዱን ስኪሉን ሁኔታውን ቢያውቁ ወርደው ታይ ድረስ የመስራት የማስተካከል ራስን ምክንያቱም አንድ ሁሉም አንድ የራሱ የራሱ ካጸዳ ሁሉም ከችግር ነፃ ይሆናል ማለት ነው። ሁሉም መሪም አያስፈልገውም ነበር ማለት ነው። ስለዚህ የአመራሮችነት ራይን መሆን ተግባር መሆን በጣም የጎደለና የማይታይበት ነው ሁኔታ ነው። ምክንያቱም ኤግዛምፕል የሚሆን አመራር ምሳሌ የሚሆን አመራር የለም የለም ማለት ይቻላል። በቃ ምክንያቱም በጣም ለሀገሩ የሚሞት የሚሰዋ የሀገሩ መስዋዕት የሚከፍል በስራው በጥንካሬው ቢኖር ሀገር አሽቆልቁላ አትወድቅም ማለት ነው። ህዝብ ከህዝብ አይጋጭም ብሄር ከብሄር አይጋጭም ሰው ከሰው አይጋጭም ነበር ማለት ነው። የአመራር በሚያሳዩት ያልተገባ ሁኔታ ህዝብ እርስ በእርሱ ይጋጫ ሰው ይወርዳል ሰው በጣም ይሰቃያል ሀገር ይሰቃያል ማለት ነው። በትንሽ ባለስልጣናት ክፍተቶች ማለት ነው እና አመራርነት በጣም ሊሰራና ሊተገበል የሚችል አመራርን ሲኖሩት እንጂ ዝም ነው ሲመሩት ትርጉም የለሽ አልባ ነው ማለት ነው። እና አማራጭ የሚባለው ነገር ሁሉም እያንዳንዱ ጠንቅቆ ቢያውቅ ደስ ይለኛል ማለት ነው። ምክንያቱም ሰው ነገ እንደሚሄድ ያቅሃል እዚህ ምድር ላይ አይኖርም ቆሞ አይቆይም አይኖርም። በተወሰነ ጊዜ ለቆት ይሄዳል። ለቆት እስከሄደ ድረስ ደግሞ የተሰጠውን ሀላፊነት ተግባርና በሚገባ በጥሩ ሁኔታ አጠናቆ መጨረስ ግዴታ ነው። ማለት ነው